ስብሰባ ማለት ሰዎች የተወሰኑ ግሩፖች ሊሆኑ ይችላሉ ከ አንድ በላይ አንድ ላይ በሆነ ጉዳይ ላይ በቢሮ ጉዳይ ሊሆን ይችላል በፖለቲካ ጉዳይ ሊሆን ይችላል በማህበራዊ ጉዳይ ሊሆን ይችላል። አንድ ላይ ተሰብስበው ባነሱት አጀንዳ ላይ የሚወያዩት ወይም የሚነጋገሩት ንግግር ወይም ስብሰባ ወይም ውይይት ስብሰባ ይባላል።

ደሞዝ የምንለው ሰዎች ለምሰሩት ስራ ሰዎች ለተቀጠሩበት ስራ የሚከፈላቸው ገንዘብ ደሞዝ ይባላል። በብዛት ሀገራት ወይም መንግስታት ባለሙያ ይቀጥሩና ደሞዝ ይከፍላሉ። ለቀጠሩት ተግባር ደሞዛቸውን በስምምነት ሆነ በመተዳደሪያ ደንባቸው መሰረት የሚከፍሉት ደሞዝ ይባላል።